እሺ የስራ አሰሮችን ትከተላለህ ወይን ለሚለው ነው? እከተላለሁ ለምሳሌ እኔ በምሰራበት መሸጥ ማምጣት ወይም ማከፋፈል ላይ አለቆቹ ያሉኝን ግዴታ ማክበር እና መሸጥ ስላለብኝ ምክንያቱም ከዛ አትረፌ ከሸጥኩ በጣም ደስተኛ እና ክብር ይሰማቸው እና ብዙዎች ይሰጠኛል። ከከሰርነው ደግሞ የነሱ ሀላፊነት ያሉኝን ነገር ካልተቀበልኩ እከስር። እና እኔም ከወደ ሞዜ ላይ ስለሚቆረጥብኝ ይህንን አከብራለሁ ማለት ነው።

እሺ ላፕቶፕ አለ ወይ? ለሚለው አዎ ላፕቶፕ አለኝ። አሁን ላይም እየሰራሁበት ያለው አዎ ያው ይሄንን አውዲዮንም በላፕቶፕ ነው ላፕቶፕ ያው ለአጠቃቀም ምቹና ቀለል ያለ ከ። አዎ በአጅ መንቀሳቀስ የሚችል ከቦታ ቦታ በጣም ደስ የሚል ኮምፒውተር አይነት ነው። እና እኔም ያው ላፕቶፕ እጠቀማለሁ እየተጠቀምኩም እገኛለሁ ሰዎችም እንዲጠቀሙ ያው እመክራለሁ። ግን ላፕቶፕ እሚጠቀሙበት ጊዜ ጥንቃቄ ማድረግ ያለባቸው ነገር ተሰባሪና ችልቃ ስለሆነ። ያው ሰዎች በጥንቃቄ ከተጠቀሙበት በጣም ደስ የሚልና በጣም ጥሩ ጥቅም ያለው እቃ ነው

እሺ የትኛውም ባህላዊ ምግብ ትወዳለህ? ለሚለው ጥያቄ ያው እንደኛ አካባቢ በጣም የተለመደ እና ደስ የሚለው አ እንጀራ አ ዶሮ ወጥ እና ድንች በእኛ አካባቢ በጣም የተለመደ ደስ የሚል በጣም የማይሰለች የምግብ አይነት። ሲሆን ያው እኔ ሶስቶችን እንጀራ ድንችና ወጥ በአንድ ላይ ሆኖ ወይንም እንጀራ ድንችና አዎ ድቁስ ከበርበሬና ከአብጥሬ ጨው የሚዘጋጅ ድቁስ የሚባል ምግብ አለ። እሱን እመገባለሁ።

እሺ በመንገድ ላይ ምግብ ትገዛለህ ወይ? ለሚለው ጥያቄ አዎ ነው መልሴ ምክንያቱም ያው አንዳንድ ምግቦች እንደ ቆሎ እንደዚህ የሚበሉ እንደ በኛ አካባቢ አጠራር እንደ ቆቀር አይነት ወይንም ብስኩት ወይንም ለልዝ እነዚህ ቀለል ቀለል ያሉ ምግቦችን በመንገድ ላይ ያው በተለይ ከጓደኛ ጋር ስንጓዝ ያው ከህፃናት በያዞሩ የሚሸጡ በእጃቸው የሚሸጡና በደረታቸው ሱቅ በደረቴዎች ከእነሱ እየገዛሁ የሚጠጡ ነገሮች እንደ ለስላሳ ውሃ በጠማኝ ሰዓት ውሃም እየገዛው እጠቀማለሁ ማለት ነው

እሺ ምን አይነት ስልክ ትጠቀማለህ? ለሚለው ጥያቄ አሁን ላይ የምጠቀመው ያው ቴክኖ ስፓርክ ቱ ነው። ያው በሁኔታው ላይ በጣም የወረደ ነው የምጠቀምበት። ያው ኳሊቲው አሁን ላይ ካሉት አቅም በአንጻሩ ያው የሚሞሪ ደረጃውም የወረደ ሁለት ጂቢ እና አስራ ስድስት ጂቢ ሮም እና ሁለት ጂቢ ራም ነው። ያው የወረደ ስልክ ነው እየተጠቀምኩ ያለውት። ከዚህ በፊት ግን በጣም ደስ የሚል ስማርት ፎን ነበረኝ። ማለትም ሳምሰንግ ጋላክሲ አስራ ስድስት ነበረኝ አሁን ላይ ግን ይሄንን የወረደ ስልክ ለመደወያነት እና ለአንዳንድ ትንንሽ ሰራዎች።

እሺ የምትወደው ፊልም ምንድነው? ለሚለው እኔ የምወደው ያው በትክክል የተሰራና ቅደም ተከተሉን የጠበቀ የአማርኛ የፍቅር ፊልም በጣም ደስ ይለኛል ምክንያቱም ያው ወጣት ላይ ሲሆን አፍቅር ፊልም በጣም ደስ የሚልና። ያው ተስፋ ሰጭ ወይንም አጓጊ የሆኑ በጣም ደስ የሚሉ ተፎካካሪዎች አሉት ተወዳዳሪዎች አሉት ድንኝ መሪ ተዋናኞቹ በጣም ደስ የሚሉ የፍቅር ፊልም በጣም ደስ ይለኛል።

አመሰግናለሁ የጫማህ ቁጥር ስንት ነው? ለሚለው እኔ ያው እንስ ያለ በጣም ያልበዛ በጣም ያላነሰ በመካከለኛ ደረጃ ላይ ሊገኝ የሚችል የጫማ ቁጥር እነት ከአርባ እስከ አርባ ሁለት የሚደርስ የጫማ ቁጥር ለብሳለው። በተለይ ግን ያው አርባ ሊሆን የሚችለው በተለይ ሊሳቡ የሚችሉ የቺቶ አይነት ጫማዎች ሲሆኑ አርባ ሃንድ ሊሆን የሚችለው እና አርባ ሁለት ደግሞ ሸራ እና ያው መለጠጥ የማይችሉ ልብሶች የጨርቅ አይነቶች ከሆኑ ያው ወይንም የጫማ አይነት ከሆነ አርባ ሁለት እለብሳለሁ ማለት ነው።

እሺ ብዙ ትተነፍሳለህ ወይ? ለሚለው ያው ብዙም ትንፋሽ ወይንም ድምጽ እያሰማው አልተነፍስም ግን በምተነፍስበት ጊዜ ከውስጤ ጥልቅ ያለና በጣም ከውስጥ የሚተነፈስ አይነት ሀይልን ገፍቶ የሚወጣ ሰውነቴን ሙሉ ረዝርዞት የሚወጣ አይነት ሳንባዬ በጣም ተነፍቶ ወደ ውስጥ ደግሞ በጣም ጥልቅ የሆነ ትንፋሽ እተነፍሳለሁ። ግን ደግሞ ድምጽ ደግሞ ምንም አይነት ድምጽ ያው በምተነፍስበት ጊዜ አላሰማም።

እሺ እኔ የምወደው ከተማ ያው እኔ አሁን ላይ ከሀገር ውስጥ ከሆነ በጣም ውቢቷና ደስ የምትለዋ የኢትዮጵያ ዋና ከተማ አዲስ አበባን በጣም እወዳለሁ። ከአለም ላይ ደግሞ ከሆነ እኔ የምወደው ከተማ ፓሪስን በጣም እወዳታለሁ ማለት ነው። እንደ አጠቃላይ ያው እኔ ሁለቶች ከሀገር ውስጥ አዲስ አበባና ከውጭ ሀገር ፓሪስን በጣም እወዳቸዋለሁ

የምታውቀውን አንድ ምሳሌ ንገረኝ ለሚለው እኔ የማውቀው ለምሳሌ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባል አለ። ይህም ማለት በጣም ፈጣን የሆነ ሰው። የፈለገውን ስራ ወይንም ጥሩ ስራ ሳይሰራ እንደሚቀርና ያንን ስራ። ያው በጣም ፈጣን ሰዎች ለስኬታማ እንደማይበቁና እ ረጋ ብሎ የሰራ ሰው ያው ፍሬውን ማግኘት እንደሚችል በአጭሩ የምታሳይ ናት። እና የነቶሎ ቶሎ ቤት ግድግዳው ሰንበሌጥ ማለት ረጋ ብሎ ያልተሰራ ነገር ውጤቱም አያምርም ማለት ነው።

ሩዝ ትወዳለህ ወይ ለሚለው? ሩዝ ያው እወዳለሁ በተለይ ደግሞ በቁርስ ሰዓት ያው እኛ በትምህርት ቤት አሰጣጥም አ አሞ ቅዳሜና ማክሰኞ ከሳምንት ውስጥ ሩዝ ነው ቁርሱና ያው በጣም እወዳለሁ። የሰውነትንም ሰውነትህን እርጥበትና መላላትም ደግሞ ስለሚጠብቅ ወይንም የሰውነት ላይ ከፍተኛ የሸርተቴ ወይንም አንዳንድ በሽታዎችን ስለሚከላከል። ሩዝ በጣም ደስ ይለኛል እወዳለሁ።

እሺ የአትክልት ስራ ታደርጋለህ ወይ ለሚለው አዎ አድርጌያለሁ ነው የምለው ያው በተለይ ገፀረማ ቦታው አካባቢ ነበርኩኝ እና በዛ በነበርኩበት አካባቢ የአትክልት ስራዎች በከፍተኛ ሁኔታ ያው እንክብካቤ እያደረኩና የአትክልት ስራ የአትክልት ስራ ላይ እየተሳተፍኩ ነው ያደኩት አሁን ላይ ያው ትምህርት ላይ ነው ያለሁት ግን በክረምት ወደ ቤተሰብ በምሄድበት ጊዜ የአትክልት ሰራዎችን አደርጋለሁ።

እሺ በእንጨት እሳት ማብሰል ታውቃለህ ወይ? ለሚለው አዎ ነው። ምክንያቱም እንደኛ አካባቢ ብዙውን ጊዜ የምንጠቀመው የመብሰያ የማብሰያ ማቴሪያል ወይንም ቁሳቁስ እንጨት ነው። ምክንያቱም ያው ብዙን ጊዜ ሀገሪቷም ወደ አላደገችም ስቶቭ አልተለመደምና እንጨትን በማያያዝ ለመግብነት ለማብሰል ስለምንጠቀም። እኔም ያው ከቤተሰቦቼ ተምሬ በእንጨት እሳት በማንደድ ምግብን ማብሰል እችላለሁ

የምትወደው መክሰስ ምንድነው? ለሚለው እኔ ያው መክሰስ ላይ ከ ለአስራ መልስ ላይ እኔን ቀለል ያሉ ከቡና ጋራ ሊበሉ የሚችሉ ለምሳሌ እንደኛ አካባቢ ላይ ያው እንደ ውሃ ዳቦ ወይም ድፎ ዳቦ መሳ መሰአት ከምሳ ሰዓት ያባለፈ ቀለል ያሉ ከቡና ጋራ ሊበል የሚችሉ ነገሮች በባህላዊ መንገድ የሚዘጋጁ የዳቦ አይነቶች እና ያው ቀለል ያለ ሰውነት በጣም እወዳለሁ

እሺ ምግብህን ለሌሎች ማካፈል ትወዳለህ ወይ? ለሚለው አዎ በጣም እወዳለሁ ምክንያቱም እንደ ኢትዮጵያ ባህል እንደ ጎጃምም ባህል ብሎም አልፎም ተርፎም እንደ አማራ ህዝብ ምግባችንን እኩል ከሰዎች ጋራ ተጋርተንና ተከፋፍለን ያለው ከሌለው በባህልም ሆነ በአመት በዓል ብሎም በማንኛውም ሰዓት ማንኛውም ሰው ተጋርቶ ነው የምንበላው እንጂ የብቻ መብል የሚባል ነገር ስለሌለ እኔም ያው የነዚህ ማህበረሰብ ክፍሎች ስለሆኑ ምግቤን ሌሎች ጋር ተካፍዬና ተጋርቼ ያለኝን ለሌለው በመስጠት ከሌሎችም የበላሁ አብረን እንኖራለን

ስልክህን ምን ያህል ጊዜ ትሞላለህ? ለሚለው ጥያቄ ያው አሁን ላይ ስልክህን ያው በቀን ቢያንስ ለስድስት ሰዓታት ያህል እምላዋለው ምክንያቱም ባትሪው የዛን ያህል በጣም አቅም ስለሌለው በቶሎ ቶሎ መሞላት ስለሚያስፈልገው በቀን አንዴ ሶስት ሰዓት ለመሙላት ከሞላሁት በኋላ ባትሪው ሊይዘኝ የሚችለው ከስምንት ሰዓት እስከ ዘጠኝ ሰዓት ያው ሳልጠቀምበት ከሆነ በጣም ከተጠቀሙበት ከሶስት ሰዓት እስከ አራት ሰዓት ስለሚሆን በቀን ቢያንስ ሶስት ጊዜ እሞላዋለሁ። በሰአት ሲትል ለካ ግን በቀን ቢያንስ እስከ ስድስት ሰዓት ቻርጀር ላይ ሰክቼ እሆናለሁ ማለት ነው

እሺ ማንቂያ ሰዓት ትጠቀማለህ ወይ? ለሚለው አዎ ብዙን ጊዜ ተማሪ ስለሆንኩ በጣም ሀሳብ እደግፈዋለው እጠቀማለሁ ምክንያቱም በምተኛበት ሰዓት አንዳንድ መጨረስ ያለብኝ ተግባሮች ካሉ እነዛን ለመጨረስ አላርም በመባል የሚጠራውን ወይም ማንቂያ ሰዓትን እጠቀማለሁ ማለት ነው። እንደ አጠቃላይ ማንቂያ ሰዓት በጣም አስፈላጊ ነው። በተለይም ለተማሪ ያው ያሰበውን ስራ ለመስራት ባቀደው ጊዜ ለመነሳት ማንቂያ ሰዓት ይጠቅማልም ያው ተጠቅሙ እያልኩም እመክራለሁ

አቧራ ችግር ይፈጥርብሃል የሚለው ጥያቄ ያው የዛን ያህል የተጋነነ ወይንም በጣም ጎጅ ያልሆነ አንዳንድ ትንንሽ ለአይን አይኔ ላይ ያው አቧራ ከገባብኝ እና አይኔን ለማየት እቸገራለሁ የማልቀስ እና ያው የማፈንም ብሎም ጉሮሮዬን ደግሞ የመያዝ ባህሪ ያመጣል እንጂ የዛን ያህል የተጋነነ ችግር አያመጣብኝም። ምክንያቱም በገጠራማ ክፍል ስላደኩ የዛን ያህል የአቧራ አቧራውን ተላምጄ እና ያው አቧራውም ለጉዳት እንዳይሰጠኝ ሆኜ ስላደኩ። አቧራ የዛን ያህል ችግር አይፈጥርብኝም

ኢንተርኔት አለህ ወይ ለሚለው ጥያቄ? ያው ኢንተርኔት የግሌ የሆነ ኢንተርኔት የለኝም ያው እኔ የምጠቀመው በዳታ ነው ግን ደግሞ አሁን ላይ የሰራሁት ያለ በመንግስት። ኢንተርኔት ወይንም በዲጂታል ውስጥ በአጠቃላይ ያው የኮምፒውተር ክፍል ውስጥ ገብቼ የኢንተርኔት እየተጠቀሙ እገኛለሁ እንደ አጠቃላይ ለኔ የግሌ የለኝም። ግን ከመንግስት በመጠቀም ወይም በተመቻቸልን ለትምህርት በተዘጋጀልን እሱ ላይ እየተጠቀምኩ ያው ይሄንንም አውዲዎ የምሰራው እሱ ነው።

የቤት እንስሳ አለህ ወይ? ለሚለው አዎ አሁን ላይ ለኔ የግሌ የሆኑ ያው አምስት በጎች አሉኝ። ያው ትምህርቴን ስማር እዛው ገዝቻቸው ገጠር ላይ አስቀምጫቸው የመጣው አምስት በጎች አሉ ለትምህርት የሚያገለግለኝ አንዳንድ ነገር ለማሟላት ከትራ ከስራ በተረፈ እነሱን በጎቹ ያው ለኔ ከፍተኛ ገቢን የሚያስገኙና ለትምህርቴ አንዳንድ ወጪዎችን እስካሁን ያው እያገኘሁት ያለ እነሱ ናቸው። በአጠቃላይ የኔ ብዙም ከነዚህ የተረፈ የለኝም። ግን የቤተሰቦቼ በጣም በርካታ የቤት እንስሶች እና ያው የቤት እንስሶች አሏቸው። እኔም ገጠራማ ቦታ ራሴን ገና ስላልቻልኩ በኢትዮጵያ ባህል ደግሞ ራስን ችሎ ሲወጡ ራሱን የቻለ የሚሰጥ የቤት እንስሳ ይኖራል። ከቤተሰቦቼ የሚደርሰኝ ያው እንስሳ ይኖራል። ግን አሁን ላይ በግሌ አምስት የቤት እንስሳቶች ወይም በጎች አሉኝ

የቅጥር ሂደት እንዴት ነው? ለሚለው በእኛ አካሄድ የቅጥር ሂደት ለማካሄድ ወይም አንድ ሰው ለመቅጠር መጀመሪያ ያው የስራ መቅጠር ማስታወቂያ ያወጣል። ከዛም በኋላ ተወዳዳሪዎች ራሱን የቻለ የትምህርታቸውን ማስረጃ በማቅረብ ብሎም በእውቀታቸው መሰረት ከተፈተኑና ካለፉ የስራ ልምድ ካላቸውና መስፈርቱን ካሟሉ ይቀጥላሉ ማለት ነው። እንደ አጠቃላይ የውድድር አይነት ያለበት ነው። የኛ አካባቢ ተወዳድሮ ማንኛውም ሰው አብዛኛውን ጊዜ በጉቦ የሚገባ ይኖራል። ግን አዎ አንዳንድ ጊዜ ሰዎቹ ተወዳድረው ነው ስራ ቀጠራ ሊያገኙት የሚችሉት።

እሺ ጺም ታቆያለህ ለሚለው ያው አሁን ላይ? ጺም እኛ ካ በትምህርት ቤት በጣም ያው እንደ ፋሽን ሆኖ ስለሚቆጠር ጢማችንን እያሳደግን ለክብር መገለጫ እያለ እናቆያለን እንጂ ያው ቤተሰብ ግን ደግሞ እንዲቆረጠውና ሳላሳድግ እንዲቀብር አጭሩ እንዲቆረጠው ይመክሩኛል። እኔ ግን አሁን ላይ ያው በትምህርት ቤት ላይ ስላለው ጺሜን አቆያለሁ አሳድጋለሁ ተንከባክቤም ያው። አንዳንዴ ደስ የሚል ነገር ስላለው እንከባከባለው ጺምም አቆያለሁ።

ኦኬ ጥፍርህን ትቆርጣለህ ወይ? ለሚለው ጥያቄ አዎ ነው። መልሴ ምክንያቱም እንደ እኛ አካባቢ እንደ እምነታችን ብሎም እንደ ሀገራችን ኢትዮጵያ ጥፍርን ማሳደግ ብዙም የተለመደና ያው ደስ የሚል ነገር ስላልሆነ። እኔ ጥፍሬን ቶሎ ነው የምቆርጠው ሳያድግ ምንም ነገር ሳይባነን ወይንም ማለቴ በጣም ገና ትንሽዬ አለ ቆርጠን ነው የምንጥለው እንጂ እንደሌሎች አገራት ጥፍራችንን አናሳድግም። ምክንያቱም ስራ ስንሰራም ያግደናል እንደ ልባችንም መስራትም አንችልም። የሀገራችንም ባህል ስላልሆነ ጥፍርን ማሳደግ ክልክል ነው። እንደኛ እና ቶሎ ነው የምቆርጠው።

"እሺ የህዝብ ማመላለሻ ትጠቀማለህ ወይ?" ለሚለው፤ አዎ ነው መልሴ። ምክንያቱም እኔ ለጊዜው አሁን የግል መኪና ስለሌለኝ እየተጠቀምኩ ያለውት የህዝብ ማመላለሻ፤ ወይንም ለምሳሌ ታክሲ እና ባጃጅ በኢትዮጵያ ውስጥ ወይንም በእኛ አካባቢ የተለመዱ ናቸው። እና እነዚህን እየተጠቀምኩ ከአንድ ቦታ ወደ ሌላ ቦታ የምንቀሳቀስባቸው የህዝብ ማመላለሻዎች ናቸው። እና ያው እኔ በአብዛኛው ጊዜ የምጠቀመው የህዝብ ማመላለሻ ነው። ምክንያቱም የራሴ የግል መኪና ስለሌለኝ የሆነ ሰዓት ላይ ይኖረኛል ብዬ አስቤያለሁ፤ አሁን ግን እየተጠቀምኩ ያለሁት በህዝብ ማመላለሻ ነው።

እሺ በልጅነት መኖርያ ቦትህ ቤትህን ንገረኝ? ካለ ያው ቀደም ላይ እንኖርበት የነበረው ከሳር የተዘጋጀ ያው ማለት። ጣራውና ግድግዳው ጣራው ላይ በሳር የተዘጋጁ በኢትዮጵያ በዓል ጎጆ ቤቶች በመባል ወይም በጎጃም አጠራኛ ጎጆ ቤት እና በቆርቆሮ ደግሞ ጣራው ቆርቆሮ የሆነ መኖሪያ ቤቱ ወይንም ማደሪያ እና የከብቶች መኖሪያ ሲሆን ማብሰያ ቤቱ ደግሞ በሳር የተሰራ ከእንጨት እና ከሳር ወይንም ከእህል ከታጨደበት ማሳ በእኛ አካባቢ አጠራር ማሳ ከሚባል የተሰራ ቤት። ነበርና አሁን ላይም ያው እሱ በገጠራማ አካባቢ አሁን ላይም አለ።

በመተግበሪያዎችህ ወይንም ታወርዳለህ ወይንም ወይንም በእኛ አጠራር የኛ አጠቃሚ ፋይል ታወርዳለህ ወይ ለምሳሌ ፊልም ሊሆን ይችላል ሙዚቃዎች ሊሆኑ ይችላሉ የሚጠቅሙ ዶክመንቶች ሊሆን ይችላል። በመተግበሪያዎች አወርዳለሁ በተለይ ከዩቲዩብ ከፌስቡክ እና ከሌሎች ድህረ ገጾች ላይ እያወረድኩ የሚጠቅመኝን ነገር አነባለሁ በተለይም ደግሞ ከጎግል ላይ አወርዳለሁ። እንደ አጠቃላይ ተማሪ ስለሆኑ እንደውም የሶፍትዌር ተማሪ ስለሆኑ ሁሉንም ነገር ከመተግበሪያዎች ላይ እያወረድኩ እጠቀማለሁ ማለት ነው

በጀት ታስተዳድራለህ ወይ? ለሚለው አዎ ነው መልሴ ምክንያቱም ማንኛውንም ሰው ማድረግ ያለበት እና በጣም ጠቃሚ ስለሆነ በጀት ለአንድ ስራ ወይንም ለአንድ ተግባር ለማከናወን መጀመሪያ ምን ያህል ገንዘብ ለአንድ ስራ በጀት ያስፈልገዋል እንዴትስ መስራት ጥሩ ውጤት ያደርጊዋል ከምን አንፃር በየትኛው ስራ ብዙ ብር ይፈልጋል የትኛው ስራ ቀነስተኛ ብር ይሰጠው ብሎ መበጀት ስላለብን እኔም በጀትን በማስተዳደር ህይወትን ለመለወጥ የምጥር አይነት ሰው ነኝና በጀት አስተዳድራለሁ

እሺ ስትታመም ከስራ ትቆያለሁ ይሄ ለሚለው ጥያቄ አዎ ነው። መልሴ ያው እንደ ሁኔታዎቹ ይለያያል። ለምሳሌ በጣም ተደከመኝና መንቀሳቀስ ካልቻልኩበት በጣም በጠና በሚባል ደረጃ ላይ ከደረስኩና ከፍተኛ ህመም ከተሰማኝ ሀኪም ቤት ስለሚሄድ ከስራ ብዙም ቀን አልሄድም። ከዛ ውጪ ግን በራሴ ፍቃድ ወይንም ካላመመኝና መንቀሳቀስ እየቻልኩ ግን ገና በፍቃድ ሁኔታ ብቻ ቀርቼ ከስራ ማስተጓጎል ሰዎችንም ደንበኞችንም ማስተጓጎል ስለማልፈልግ ከስራ ብዙም ቀን አልቆይም። ከታመምኩ እስከ ሚሻለኝ ድረስ ሀኪም ቤት ከሄድኩ በኋላ ቀጥታ ወደ ስራ ነው የምመለሰው።

ነገሮችን በስርዓት ታስቀምጣለሁ ወይ ለሚለው አዎ ነው። መልሴ ምክንያቱም ያው በተለይ ደግሞ የቤት እቃዎች ወይንም መጽሐፍትን። ኮምፒውተርን አስክርቢቶ ስልክን ልብስንም ይህንን በስርዓት። ራሱን የቻለ ምርአ ቦታ ቦታ አስቀምጬ ለምሳሌ ከጫማ ከልብስ። ደብላለቅ የሌለባቸውን ነገሮች በስርዓት ያው ራሳቸውን አቀማመጣቸውን አሳምሬ አስቀምጣለሁ ማለት ነው።

እሺ ማብሰል ትችላለህ ወይ? ለሚለው ጥያቄ እችላለሁ ነው መልሴ ምክንያቱም ያው አብዛኛውን ጊዜ የሰው ልጅ ሲሆን አብስሎ መብላት ካልቻለ የተለያዩ ከበድ ያሉ ምግቦች ካልሆኑ በስተቀር ቀለል ያሉ ለምሳሌ እንድጠደ ድንጭ ጥሎ መብላት ወይንም እንደዚህ ማሽላ አንድ መቃቀል ሌሎች ቀለል ቀለል ያሉ እቃዎችን ወይንም ምግቦችን ማብሰል እችላለሁ ግን ደግሞ ላይክ እንደ ተመሳሳይ ለምሳሌ ወጥ መስራት እንጀራ መጋገር ደግሞ የማልችላቸው ስራዎች ናቸው እንደ አጠቃላይ ምግብ ማብሰል እችላለሁ ግን ቀልል ያሉ ስራዎችን ነው መስራት የምችለው

እሺ የመንገድህን ስም ታውቃለህ? የሚለው ጥያቄ ያው አሁን ላይ ከትምህርት ቤት እስከ ቤት ከስራ ቦታ ደግሞ እስከ ቤቴ ያሉትን እያንዳንዱን ቦታዎች አውቃቸዋለሁ በሚባልበት ደረጃ ላይ ነው ያለሁት። ግን ደግሞ ሁሉንም ቦታ አውቃለሁ ማለት አይደለም። ለምሳሌ ከእኛ ትምህርት ቤት እስከዛ የገበሬ መንገድ የሚባል አለ ውሰታ የሚባል አለ ብዙ መንገዶች አሉ። እንደ አጠቃላይ እነዚህን አው ከሙሉ በኩሉ አውቃችኋለሁ የማላውቀውም መንገድ አለ።

የትኛውን በዓል ትወዳለህ? ለሚለው እኔ እንደ አጠቃላይ ያው በተለይ የሀገረኛ በዓላትን በጣም ደስ ይለኛል በኢትዮጵያ የሚከበሩ ልክ ላይክ የአድዋ በዓል የነጻነት ቀናችን ነው ብለን ስለምናከብረው ከምንም በላይ ደስ የሚለኝ የበአል አይነት ነው። ሲቀጥል ደግሞ የህዝቦች የብሄር ብሄረሰቦችን እና ህዝቦች አንድነት ቀን ሁሎችም ህዝቦች የተለያዩ ብሄር ብሄረሰቦች አንድ ላይ ሆነን የምናከብረው ማንኛውም በዓል በሀገረኛ ወይንም በኢትዮጵያ አጠቃላይ የሚከበሩ በዓላት በጣም ደስ ይሉኛል

የትንኝ መረብ ትጠቀማለህ ወይ? ለሚለው ጥያቄ አሁን ላይ አንጠቀምም ግን የሆነ ሰዓት ላይ ትንኞቹ ይመጣሉ ተብሎ የውባ ትንኞቹ ስለሚጠበቅ ያኔ አጎበር የትንኝ መረብ በመባል የሚጠቅም የሚባለውን ነገር እንጠቀም ነበር። ያው የሚረጭ በዘመናዊ መንገድ የተዘጋጀች ኬሚካል ተረጭቶ ከትንኛዋ ትንኛዋን ለመግደል እና ትንኛዋም ወደ እኛ ወደ አልጋ ቤት እንዳትገባ አልጋችንን ጠቅልለን እንጠቀም ነበር። እንደ አጠቃላይ የትንኝ መርብ አሁን ላይ አንጠቀምም ምክንያቱም ጠፍታለች በሚባል ደረጃ ስላለች ቀደም ላይ ግን እንጠቀም ነበር። በተለይ በገጠረማው አካባቢ የትን ይመረብ እጠቀም ነበር።

እሺ ቅሬታዎችን እንዴት ታስተናግዳለህ ለሚለው ጥያቄ? ያው ማንኛውንም ቅሬታ አስተናግዳለሁ በተለይ ደግሞ በጣም ወሳኝ እና ሳላውቀው ወይንም በስህተት የሰራኋቸው እና እኔ ጥፋተኛ ሆኜ ካገኘሁት እነዛን ቅሬታዎች በስርዓት የሰዎችን ስሜት ሳልጎዳ ምንም ሳላቅማማ በስርዓት ተከትዬ እነዛን ቅሬታዎች አስተናግዳለሁ። ካልሆነ ግን እኔ ጥፋተኛ ሳልሆን ማንኛውም ሰው ቅሬታ ስላቀረበልኝ ብቻ እነዛን ቅሬታዎች ግን አላስተናግድም። ጠቃሚ ከሆኑና ሰዎች ተፈረዱብኝ ልክ ተሆኑ ሆኖ ካገኟቸው ምንም ነገር የነሱን ሀሳብ ሳላመነታ ሙሉ በሙሉ ቅሬታዎችን እቀበላለሁ ማለት ነው።

ሰንደል ትለብሳለህ ወይ ለሚለው ጥያቄ? አዎ ነው መልሴ ምክንያቱም ያው በተለይም ደግሞ እግሬን በምታጠብበት ሰዓት ከድፍን ጫማ ይልቅ ሳንድል መጠቀም በጣም ምቹና ቀልጣፋ ስለሆነ ሳንድል እጠቀማለሁ ያው ከምኝታዬ ስነሳ ሻወር በመውሰድበት ሰዓት ብዬም እግሬን በምታጠብበት ሰዓት ሳንደል ነው የምጠቅመው በአጠቃላይ ሳንደል እለብሳለሁ።

የምትወደው መተግበሪያ ምንድነው? ለሚለኝ አሁን ላይ በጣም የምወደው የመተግበሪያ አይነት አዎ ጎግልን በጣም የምወደው መተግበሪያ ነው። ምክንያቱም ሁሉን ነገር በአጭሩ ካለበት ቦታ ላይ ወደ በአጭሩ በቀላል በኢንተርኔት አማካኝነት የምፈልገውን መረጃ በቀላሉ ማግኘት ስለምችል። ጎግል በጣም የምወደውና ደስ የሚለኝ የመተግበሪያ አይነት ነው።

የክላውድ ማከማቻ ትጠቀማለህ ወይ? ለሚለው አዎ ነው ምክንያቱም ሁሉንም ቪዲዮዎችን አውዲዮዎችን ፋይሌን ሁሉንም አንድ ላይ አጠራቅሜ የማደርገው በ አሁን ኦንላይ ለሪዘርቭ ወይንም በእንግሊዘኛው አጠራር የሆነ ሪዘርቭ በሚባል ቦታ ላይ ወይንም በጎግል ላይ ሁሉንም አንድ ላይ ጠርቅም አርጌ በጎግል አካውንቴ ወይንም በኤሜሌ አንድ ላይ ስብስብ አድርጌ አትከማጅቼ ያው ሁሉንም በአንድ ላይ የምጠቀምበት የክላውድ ማከማቻ ስላለኝ እሱን በምጠቀማለው እየተጠቀሙም እገኛለሁ ወደፊትም እጠቀማለሁ

እሺ በአካባቢው ድልድይ አለው ወይ ለሚለው ጥያቄ አዎ ነው? መልሴ በእኛ አካባቢ ከአንድ ውሃ ወደ ሌላ ውሃ ለመራመድ ያው ድልድይ ያስፈልጋል ምክንያቱም ወንዞቹ በጣም ተልልቅ ናቸው ለምሳሌ አባይ መነሻም ከእኛ አካባቢ ነውና። እንደዚህ በእኛ አካባቢ አጠራርጎ ዴቭ የሚባሉ ውሃ አለ። አተመጫ የሚባሉ ዉሃ አለ ከአንድ ቦታ ወደ ሌላ ቦታ ከአንዱ ለማለፍ ድልድይ እንጠቀማለን። እና እኔም ያው ድልድይ እፈራለሁ ግን ቢሆንም ግዴታ ስለሚሆንብኝ ድልድይ አለ በድልድይም አራመዳለሁ። ያው እንደ አጠቃላይ ስለ ድልድይ አለኝ ሁኔታ ይሄን ይመስላል።

አመሰግናለሁ። በመስመር ላይ ገዢ ነህ ለሚለው ጥያቄ አዎ ነኝ። ምክንያቱም አሁን ላይ ሁሉም ነገር የሆነው በስልክ ላይ ቀጥታ ሱቅ መሄድ ሳይጠበቅብን በቀጥታ በስልኬ ላይ ያው አንዳንድ ልብሶችን ሆነ ጫማዎችን በስልክ ተውጭም ሆነ ከውስጠ ሀገር ከትልልቅ እና ካምፓኒዎች እገዛለሁ ማለት ነው። እንደ አጠቃላይ በመስመር ላይ እገዛለሁ ግን ብዙውን ጊዜ ያው ከሱፐር ማርኬት በሚባል ወይንም ከእኛ አካባቢ ከሱቅ ነው የምገዛው ግን አንዳንድ እቃዎችን ደግሞ በመስመር ላይ እገዛለሁ ማለት ነው።

"እሺ ለስራ ትጓዛለህ ወይ?" ለሚለው ጥያቄ፤ አዎ ተጉዥ ነው የሚ ስራ ቦታዬን የማገኘው። ለምሳሌ እኔ እንደምሰራበት የልብስ እና መሸጥ እና ማስመጣት ቦታ ላይ ስሄድ ያው እኔ ከአንድ ቦታ ወድላ ቦታ እኔ ያለሁበት ከ ቦታው ላይ ቢያንስ የሶስት ኪሎ ሜትር ርቀት አለው፤ እና ለስራ ተጉዤ ከዛም በኋላ ደግሞ ለመሸጥ ያኛውን ከአንድ ቦታ ወደ ሌላ ቦታ በምጓዝበት ጊዜ ያው እየተንቀሳቀስን ነው የሚሰራው የኛ ስራ። በአጠቃላይ ትምህርት ቤትም ቢሆን ያው አሁን ላይ ተማሪ ነኝ እንዳልኩት እኔም ከአንዱ ለመማር ግዴታ ከቤት ወደ ትምህርት ቤት መጓዝ እና ካለውበት ቲመርቲ ዶርም ወደ ክላስ መጓዝ አለብኝ፤ እና እጓዛለሁ።

እሺ የስራ ልብስ ትለብሳለህ ወይ? ለሚለው ጥያቄ አዎ ነው መልሴ ምክንያቱም ያው የሰው ልጅ ሲሰራ በእኛ አካባቢ የስራውን ልብስ ካልለበሰ ወይም የደንቡን ልብስ ዶክተሮች መምህሮች ሀኪሞች እንደሚለብሱት ሁሉ እኔም የስራዬ ልብስ። እርሻ ቦታ የሚሄድ ከሆነና ቤተሰብ ለእርሻ ማገዝ ተሆነ በገጸር አማ አካባቢ ከሆነ አጠር ያለ ቁምጣ ለብሳለሁ። ለሱቅ የምሰራ ሰው ተሆነ ደግሞ ሱቆች ላይ ማሸሽጥና ማገበያይ ከሆነ ደስ የሚልና ንጹህ ልብስ ለብሼ ለሰዎቹ በሚማርክ መልኩ እቀርባለሁ። ትምህርት ቤት ላይ ደግሞ ከጓደኞቼ ጋር ተመሳስዬ ዩኒፎርምም ካለ ዩኒፎርም ላይ ለብሼ እገባለሁ። አሁን ላይ ግን ዩኒፎርም የለም። በአጠቃላይ የስራ ልብስ እለብሳለሁ።

እሺ ገንዘብ ትቆጥባለሁ ወይ? ለሚለው አዎ ነው። እንደውም ከትንሿም ከአንድ ብር ጀመሬ እያንዳንዷን ክብር የምሰጥ የገንዘብን ጥቅም ከትንሿ እስከ ትልቋ ድረስ ስለማቅ ነው መስጠት ያለብኝን ያላአግባብ ማንኛውንም ገንዘብ አላጠፋም። ምክንያቱም ገንዘብ እያንዳንዱ ነገር የሚገኘው በልፋት ነው በጉልበት ነው ሁሉም ነገር ጥርን ግረን ስለምናገኘው ያው ያገኘነውን ገንዘብ በብልሃትነት መጠቀም ስላለብን። እኔም በብልህነት ያገኘኋትን ገንዘብ ለበ በስራት ቆጥቤ እጠቀማለሁ።

ከልጅነትህ የምትዘከረው ነገር ወይንም የምታስታውሰው ነገር አለ ወይ ለሚለው? አዎ ህፃናት ሆኜ እያለሁ ያው ትምህርት ቤት አልሄድም እያልኩ ከቤተሰቦቼ ጋር እጣላ የነበረው እናትና አባቶቼን ሳላከብር ወይንም የነሱን ምክር አልሰማም እያልኩ ከትምህርት ቤት እቀር የነበረውና ከሰዎች ጋራ እጣላ የነበረው የህፃንነት አእምሮዬ ላይ የማይረሳ ትውስታዬ ነው። በተለይ ደግሞ ከጓደኞቼ ጋር ኳስ እጫወት ኳስ ካልተጫወቱ የነሱን ኳስ ለኔ ማድረግ አለብኝ እያልኩ የማደርገው ትንቅንቅ ያኛው ነው። እኔ የልጅነት ትዝታዬ ነው

ለደንበኞቼ እርካታ ታሳውቃለህ የሚለው ጥያቄ መልሴ አዎ ነው። ምክንያቱም ደንበኞች ረክተው እንዲመጡ ጥሩ አገልግሎት እየሰጠሁና የተሻለ እቃ በመስጠት ድጋሚ እንዲገዙኝ በማድረግ ያው ደንበኞችን እሰባለሁ ማለት ነው። ምክንያቱም አገልግሎት በስርዓት ካልሰጠናቸው ድጋሚ እንዲገዙኝ አይሆኑምና። እኔም ያው ልክ በምሸጥበት ሰዓት ወይንም የሰዎችን ልብስ በማሸሸጥበት ሰዓት ያው ረክተው እንዲገዙኝ ንጹህ ልብስ እሸጥላችኋለሁ። ግን ዋጋም ያው ጨመር አድርገው እንዲገዙ ይስል ንጹህ ልብስ እሰጣችኋለሁ። እንዲረኩ ደግሞ የማደርገው ያው አንዳንዴ በቦነስ መልኩም ወይንም በስጦታ መልኩም አንዳንድ ልብሶችን ልሰጣቸው ይላሉ። እና እኔ እንደ አጠቃላይ ደንበኞች እንዲረኩ አደርጋለሁ።

በልጅነት የምትወደው ጨዋታ ምን ነበር? ለሚለው እኔ በልጅነቴ ያው አኩኩሉ በሚባል የሚጣወቅ። መደባበቅና መፈላለግ ተፈላልጎ ማግኘት የሚጠቀምበት ኳስ ጨዋታ ሩጫ እንደዚህ አንዴ መንዴ ወይንም እዮሀ አበባዬ እያልን የምንዘምራቸው አንዳንድ ዝማሬዎች ብሎም አልፎ ተርፎ በጣም ደስ የሚል የባህል ጨዋታዎች ወይንም የእንቁጣጣሽ ባዓል የሚዘመሩ ዜማዎች። ከሰዎች ጋር እንደዚህ መደባበቅ ድብብቆሽ እአኩኩሉ ሁሉ በጣም ደስ የሚለኝና በልጅነቴ የማስታውሰው የጨዋታ አይነት ነው።

እሺ የድርጅቱን ባህል ትወዳለህ ወይ? ለሚለው አዎ እወዳለሁ ነው። ምክንያቱም እኔ ከአካባቢው ምንም የምለይበት ባህሪ የለኝም። ደስ የሚለው ከሰዎች ጋር ተግባብቶ አብሮ መኖር አብሮ መስራት አብሮ ማደግ እና ማንኛውንም ስራ መስራት እና የድርጅትን ባህል ወግና ስርዓት ማክበር በጣም ደስ የሚለኝ አይነት ሰው ነኝ። ምክንያቱም ባህልን ማክበር እራስን ማክበር ነው ሀገርን ማክበር ነው። የሀገር ሉዓላዊነት ማክበር ነውና የማንኛውንም ድርጅት የራሴንም ድርጅት ሁሉንም የድርጅቶቻችን ባህል አከብራለሁ እወዳለሁ እጠብቃለሁ።

የስራ ቦታህ እንዴት ነው የሚለው? የኔ የስራ ቦታ ያው አሁን ላይ ያለው ርቀት ከሆነ አሁን ላይ ከቤቴ በጣም እራቅ ያለ በሶስት ኪሎ ሜትር ውስጥ የሚገኝ ደስ የሚል ከሰዎች ጋራ የሚያግባባ ብዙ ገንዘብን ያው ባያስገኝም ከሰዎች ጋራ ደግሞ አግባቢ የሆነ እና ደስ የሚል ከሰዎች ጋራ ጥሩ ግንኙነት ያለኝ ከአለቆች ጋራ ተዋደን ተግባብተን የምንሰራበት እና ብሎኝ የምሰራው ቦታ ነው። በተለይ ደግሞ ከተማ ውስጥ ስለሆነ ብዙም የሚያደክም አይደለም። ምክንያቱም ሁሉም ነገር በቅርቡ ስለሚገኝ ሰዎችም ደግሞ ያው ብዙም አይከራከሩም ልብስ ሲገዙ እናም ያው የሰራ ቦታዬ እንደ አጠቃላይ ደስ የሚል እና ያልራቀ የከተማ ቦታ ነው

በፍጥነት መተይብ ትችላለህ ወይ ለሚለው አዎ እችላለሁ ነው? ምክንያቱም እኔ አሁን ላይ የኮምፒውተር እና የሶፍትዌር ኢንጂነሪንግ ተማሪ ነኝ። እና ቁጥሮችንም በፍጥነት ያው በኮምፒውተር ላይ ወይንም ጽሁፎችን ማንኛውንም ምልክት ያው ኮምፒውተሬን አዎ ሸምድጄ ስለምጠቀም ብዙም ጊዜ ልምድ ስላለኝ በፍጥነት የመጽሐፍ የመጻፍና የማንበብ ወይንም ጽሁፎችን በፍጥነት የመጻፍና የመተየብ አቅም አለኝ። ያው እንደ አጠቃላይ መተየብ የሚለውን በዚህ ልግለጸው አቅም አለኝ። ያው በጣም የበዛና የተጋነነ ባይሆንም ከፍተኛ ደረጃ ላይ የምገኝ መተየብ የምችል ሰው ነኝ።

የምመኘው የእረፍት ጊዜ እኔ ያው አሁን ላይ ተማሪ ነኝና ያው ሁለት አመት የቀረኝ ለመመረቅና ብዬም ወደ ስራ ቅጥር የምገባው በሁለት አመት የቀረኝ ነኝ እና ይህንን ትምህርት ጨርሼ ከቤተሰቦቼ ጋራ ምርቃት አድርጌ ስራ ካገኘሁ በኋላ ያው የመጀመሪያዬ ደሞዝ እንደተከፈለኝ ያኔ የምመኘው የእረፍት ጊዜ ነው። ምክንያቱም አሁን ላይ በስራ ላይ የተወጠርኩኝ ነኝ አንደኛ ገንዘብ ለማግኘት ያው ሁለተኛ ትምህርቱን በዛው በኩል ለማስተዳደር ወይንም ትምህርቱን ለመማር ከፍተኛ ውጥረት ውስጥ ላይ ነው ያለው እና። ያው ተመርቄ ስራ የሚይዤ የመጀመሪያ ደሞዜን የምቀበልበት ቀን በጣም የምመኘው የአረፍቴ ጊዜ ነው።

እሺ በዱቄ መፍጨት ታውቃለህ ወይ? ለሚለው ጥያቄ አዎ አውቃለሁ ነው እኛ አካባቢ በባህላዊ መንገድ የሚሰሩ ብዙ ስራዎች አሉ ከእነዚህም ውስጥ በዶቄ መፍጨት እና እህልን ያው መፍጨት ነውና በጣም ደስ የሚለኝ ከእናቶች ተምሬ ያገኘሁት የሙያ አይነት ነው፣ ምክንያቱም ምግቡን በዘመናዊ መንገድ ከመፍጨት ይልቅ በዶቄ ወይንም ከድንጋይ የተሰራ በላይ በኩል መፍጫ ያለው በባህላዊ መንገድ የሚፈጭበት ዶቄ በመባል በእኛ አካባቢ ይጠራልና ይህንንም መፍጨት እችላለሁ ማለት ነው።

በዚህ ቅዳሜና እሁድ ያው እያደረኩ ያለሁት ነገር አንደኛ ይህንን አውዲዮ እየሰራሁ ለአርቲፊሻል ኢንተለጀንሱ እየላኩ እገኛለሁ ሁለተኛ ለፈተና ዝግጅት አዎ እያደረኩኝ ነው። በዛ ላይ ደግሞ ኳስ ጨዋታ ትመለከት ነበረ ተመልክቻለሁ። አሁን ደግሞ በቀረችኝ ይቺ የእሁድ ቀን ውስጥ ለነገ ፈተና ዝግጅት የማደርግበት ነው። እንደ አጠቃላይ ሻወርም እወስዳለሁ። ራሴንም ያው ተንከባክቤ ምግብም ካበሰልኩ አበስላለሁ እንደ አጠቃላይ ያው በዚህ እሁድ ቀን ውስጥ እነዛ አይነት ስራዎችን እሰራለሁ።

ቡና መፍጨት ታውቃለህ ወይ? ለሚለው አውቃለሁ ነው እንደ አካባቢያችን ያው ቡና መፍጨት ሳይሆን መውቀጥ ነው የሚባለው ምክንያቱም በሙቀጫ እና በሙቀጫ ልጅ በማያያዝ ሁለቱን በውስጥ አድርጎ ቡናውን በውስጥ አድርጎ መቅጥቀጥ አንስቶ በመጣል የሚደቅ ነገር ነው እንጂ ያው በሚፈጭ አይደለም በአጠቃላይ በቡና መውቀጥ ነው የሚባለው እና መውቀጥ ደግሞ እችላለሁ አዎ እወቅታለሁ በተለይም ደግሞ ከቤተሰቦቼ ጋር ስሆን እኔ እንደውም ምወቅጥ ማለት ነው

በድን ቋንቋ ትጠቀማለህ ወይንም በድን ቋንቋ ታምናለህ ለሚለው አላምንም? ምክንያቱም ያው ሰዎቹ የሆነ ሰዓት ላይ ተጠቅመዉበት የነበረ ወይንም አሁን ላይ ግን እየማንጠቀምበት ቋንቋ አለ ብዬ አላምንም። ምክንያቱም እንደኔ አሁን ላይ በጣም በኢትዮጵያ ውስጥ ስናየው አማርኛ ቋንቋ በጣም የተለመደ እና ደስ የሚል ቋንቋ ነው። በአለም አቀፍ ደግሞ እንግሊዘኛ ቋንቋ አለና በድን ቋንቋ ላይ ታምናለህ ወይ ለሚለው በድን ቋንቋ አላምንም? ምክንያቱም ያው አልችልም ስለማልችልበት የማላውቀውን ነገር ደግሞ ማመን ስለሌለብኝ በድን ቋንቋ ላይ አላምንም።

የቴክኖሎጂስ ችግር ሲያጋጥምህ ምን ታደርጊያለህ? የሚለው ጥያቄ ብዙ አይነት ችግር አለ የቴክኖሎጂ ችግር። ሙሉ ቴክኖሎጂው የማይገኝ ከሆነ ወይንም ያንን ለመግዛት ወደ ሱቅ ሄጄ ከምችለው አቅም ከድርጅቶች ወይም ተቀብዬ እነዚህን ችግሮችን እፈታለሁ። ካልሆነ ደግሞ የኔ ችግር ቴክኖሎጂው ኖሮኝ እንኳን አጠቃቀሙ የማላውቀው ከሆነ የሚችል ሰው እንዲያሳየኝ በማድረግ ቴክኖሎጂን በቀላሉ መጠቀም የሚችልበትን ሁኔታ አመቻቻለሁ። ያው የችግሩ መፍትሄ ምን ሊሆን እንደሚችል ከሰዎች በመጠየቅ የችግሩ መፍትሄ በቀላሉ መንገድ ማግኘት እችላለሁ ማለት ነው።

ሌሎችን መርዳት ትወዳለህ ወይ? ለሚለው አዎ ነው መልሴ ምክንያቱም የሰው ልጅ ሰው ነው መድሃኒቱ ሰዎችን መርዳት ደግሞ ራስንም እንደመርዳት ነው ሰዎችን መርዳት። አእምሯዊ እርካታ አለው ሰዎችን መርዳት ለህይወትም ደስ የሚል ሁኔታ ነው። እና ሰዎችን እረዳለሁ ሰዎችን በመርዳት ውስጥ ራሴን አገኘዋለሁ። በገንዘብ በጉልበት ወይም አቅመ ደካሞች እና ሽመጋግሌዎች ልብሳቸውን በማጠብ እረዳለሁ ማለት ነው።

በቤትህ ምን አይነት እቃዎች አሉ? ለሚለው አሁን ለምሳሌ እኛ በዶርሚተሪ ውስጥ ወይም በዶርም ውስጥ ያሉ የቤት እቃዎች ለምሳሌ የመመገቢያ ሳህን ማጠቢያ ልብስ፣ ማጠቢያ ጉማ፣ ውሃ መቅጃ ጀሪካን፣ እንደዚህ ደግሞ መቀመጫ ወንበሮች፣ ልብስ ማድረጃ ሳጥኖች፣ ውሃ ማቀዝቀዣ እንደዚህ ውሃና ሌሎች ምግቦች ማቀዝቀዣ ፈሪጆች እና ቲቪዎች ቡፌ ሌሎችም ይገኙበታል ማለት ነው።

ከአለቃህ ጋራ ግንኙነትህ እንዴት ነው? እኔ ከአለቃዬ ጋራ ያው ደስ የሚል ግንኙነት አለኝ ምክንያቱም እሱ ያለኝን በሙሉ አደርጋለሁ። እኔ የጠየኩትንም ነገር ያደርግልኛል እሱ አንድ አለቃ እኔ እንደ ሰራተኛ ሳየው እንደ ጓደኛሞች ሆነን አብረን የምንሰራ አይነት ሰዎች ነኝ። እና በጣም ደስ የሚል ግንኙነት አለን።

አይስክሪም ትወዳለህ ወይ? ለሚለው መልስ የሚሆነው ያው እንደኛ አካባቢ ብዙም አልተለመደም እንጂ ከተገኘ በጣም እወዳለሁ። ምክንያቱም ያው ለሰውነት በጣም ተስማሚና ቀለል ያለ በተለይም ሲበሉት ደግሞ ስለሚጣፍጥ ለኔ በጣም ስለሚጣፍጠኝ አይስክሬም በጣም አወዳለሁ ደስ የሚለኝ የምግብም አይነት ነው። በተጨማሪው ሌሎች ምግቦችን እወዳለሁ ግን በተጨማሪ አይስክሪን ቢገኝና በአካባቢያችን ቢዘጋጅልን እኔ በጣም ደስ እያለኝ እመገባለሁ ማለት ነው

"ቡና ወይንስ ሻይ ትመርጣለህ?" ለሚለው ጥያቄ፤ እኔ ያው በ በተለይ በጣም የምወደው አሁን ሻይ ነው። ምክንያቱም ያው ሻይ ብዙን ጊዜ በወጪም ደረጃ ስናየው ቀለል ያለና ከቡና የተሻለ በዋጋው ቀላል ነው። ሲቀጥል ደግሞ ብዙም ጊዜ አንዴ ጠጣነው ማለት በሌላ ቀን እንድንጠጣ የሚያስገድዱ ነገር የለውም፤ ቡና ግን አንዴ ተጠጣነው ለሌላ ማለት እንደ ሱስ በመሆን ድጋሚ እንድንጠጣው ስለሚያደርግ፤ ቡና ብዙ ጊዜ አልጠጣም፤ ሻይ ግን ብዙ ጊዜ እጠጣለሁ ይሄን ተመራጭ ነው።

አመሰግንሃለሁ ጠዋት በስራ ምን ታደርጋለህ የሚለው ጥያቄ ጠዋት ላይ ያው እቅድ አወጣለሁ ለስራው የሚያስፈልጉኝን እቃዎችን አሰነዳዳለሁ ለስራው ደግሞ ቅድመ ዝግጅት አድርጌ ለቀጣው ስራ ራሴን አዘጋጅቼ ደስ ብሎኝ እንድውልና ስራውን በተሳካና በኣተቀላጠፈ መልኩ እንዲያልቅ ብዬ እቅድና የሚያስፈልጉኝን እቃዎችን አሰነዳድቼ መጀመሪያ ላይ ዋናው ስራ አቀርባለሁ።

ወደ ስራ ኖት ትሄዳለህ ወይ? ለሚለው አዎ እሄዳለሁ ምክንያቱም አንድ ስራ በተደጋጋሚ በምሰራው ልክ አንድን ስራ እየለመድንና ሙያን በደንብ ስለምናገኝ እኔም የስራ እነሆትን ጠንከር አድርጌ የማስቀጥል አይነት ሰው ነኝ። ምክንያቱም ትንሽዬ ስራ ቀጥሎ ብዙ ገቢን ማስገኘት ስለሚችል። ስራን ሳይንቁ በመስራት የስራ እነሆትን ማግኘት ወይንም ሙያን ማግኘት በጣም ወሳኝ ስለሆነ። እኔም የስራ ሙያን አከብራለሁ ለማግኘትም እጥራለሁ

እሺ በቤት ውስጥ ወይንስ በውጭ መሆን ትመርጣለህ? የሚለው እንደ ሁኔታዎቹ እና እንደ ሁኔታ ወይንም እንደ አካባቢ መጠን ሙሉ ወይንም እንደ ሰዎቹ ሁኔታ ይለያያል ለምሳሌ በጣም ጫጫታ ካለው ውጪ ላይ ውስጥ መሆን እመርጣለሁ ደግሞም ምንም ነገር ከሌለና ደስ የሚል ነፋሳማ አየር ከሆነ ግን እዳር የመሆን ወይንም ከውጭ መሆን በጣም ደስ ይለኛል እንደ አጠቃላይ በቤቴ የምሆነው ማታ ላይ እና በጣም ጫጫታ ወይንም መጥፎ እኮ ሁኔታዎቹ ካልዳሬ ውስጥ እሆናለሁ እንጂ ብዙውን ጊዜ የሚመቸኝ ውጭ መቀመጥ ነው

እሺ የምትወደው ሽታ ምንድነው? ለሚለው ጥያቄ ያው እኔ የተለያየ ሽቶ ሽታዎች ደስ የሚሉኝ አሉ በተለይ በባህላዊው መንገድ ወይንም በእኛ አካባቢ የሚዘጋጁ አንዳንድ ሽቶዎች በጣም ደስ ይለኛል። በጣም ያልተጋነነ እና ለድምጽ የማይረብሽ ማንኛውንም ወይንም ለአእምሮዬ ጉዳት የማያደርግ ማንኛውም ሽታ ደስ ይለኛል። በተለይ የአበባዎች ሽታ ደግሞ ከምንም በላይ የማርክኛል ማለት ነው።

እሺ በስራ ስንት ጥሪ ታደርጋለህ የሚለው ጥያቄ? በስራ ሰዓት እንደየሁኔታዎቹና አንድ አቅም አስፈላጅነቱ የተለያዩ ጥሪዎችን ላደርግ እችላለሁ። በቀን እስከ አምስት እስከ ስድስቴ በጣም አስፈላጊ ተሆነህ ደግሞ እስከ አስር ጊዜ አጠብቅ ላደርግ እችላለሁ። ምክንያቱም ያው ሁኔታዎቹ በጣም የሚያስገድዱና የማይቀር ስራ ከሆነ ብዙ ቀሪዎችን አደርጋለሁ። የማያስፈልግ ተወነግሮ ደግሞ ሁለት እና ሶስት ከጓደኛ ጋር ለመገናኘት ብቻ ጥሪ ላደርግ እችላለሁ።